ዜና በመስመር ላይ ታነባለህ ለሚለው? አዎ በደንብ ነው የማነበው። በተለይ ጠዋት ላይ ምሳ ሰዓት ላይ እና እንዲሁም ማታ ላይ ሁለት ሰዓት ሰባት ሰዓት ጠዋት አንድ ሰዓት ላይ። ዜኖችን አነባለሁ በተለይ አዳዲስ ዜኖችን ቲቪ ላይ ብቻ ሳይሆን ስልኬ ላይም ባገኘውት አጋጣሚ ሁሉ ዜና አነባለሁኝ ማለት ነው።

ሽቶ ትጠቀማለህ አዎ እጠቀማለሁኝ ሽቶ ብቻ ሳይሆን ዶዶራንቶችም ጭምር ማለት ነው። ይሄን የማድርግ ደግሞ መቼ ነው። ከቤት የምወጣባቸው ጉዳዮች ካሉ ሰዎችን ላገኝ ወይም ለስራ ምክንያት። ብቻ በተለያየ አጋጣሚ በወጣሁኝ ቁጥር ሴቶዎችን የመጠቀም ልምዱ አለ።

መዝገቦችን ታስቀምጣለህ? አዎ አስቀምጣለሁኝ። የተለያዩ ዶክመንቶችን እንዲሁም መዝገቦችን በደንብ ነው የማስቀምጠው ምክንያቱም የሆነ ጊዜ ላይ ሊጠቅሙን ሊያስፈልጉን የሚችሉ መረጃዎች ስለሆኑ። በአግባቡ አስቀምጣቸኋለሁኝ ማለት ነው።